አዲስ አመትን እንዴት ታከብራለህ? እኔ አዲስ አመት እማከብረው ደስ በሚል ሁኔታ ነው ቤተሰቦቼ ጋር ሰብሰብ ብዬ አዲስ አመትን ማክበር ያስደስተኛል እና አዲስ አመት ለእኔ ልዩ በዓል ነው ማለት ነው። እናም አዲስ አመት በተለያዩ መንገድ ቤተሰቦቼ ጋር ተሰብስበን አንድ ላይ እናከብራለን ማለት ነው። እና ለእኔ አዲስ አመት በጣም ልዩ ነው። አብዛኛውን ጊዜ አዲስ አመት እምናከብረው ላይ ሰብሰብ በማለት ቤተሰቦቼ ጋር ነው